የምወደው ስፖርት ሩጫ ይመቸኛል። እና ደግሞ ሌላ ኳስም በጣም የምወደው ስፖርት ነው። ኳስ እና ሩጫ በጣም በጣም የምወዳቸው ስፖርት ናቸው። በርግጥ ሌሎችም ያልሞከርኳቸው አሉ ሁለቱ ለኔ የተለዩ ናቸው። እና ሁለቱ በጣም የምወዳቸው ስፖርቶች ናቸው።